አዎ ኢሜል እጠቀማለሁ። የተለያዩ የስራ የስራ ስራ ሲወጡ እነሱን ለመጠቀም ወይንም ደግሞ በስራዎች ላይ የተለያዩ ነገሮችን ለማደርግ ከሰው ጋር ደግሞ መልእክቶችን ለመላላክ ኢሜል እጠቀማለሁ። አዎ እጠቀማለሁ ኢሜሎችም በአግባቡ እጠቀማለሁ

አዎ የማስታውሳቸው በዓሎች አሉ። የልዩ በዓል አለ። አሁን የገና በዓል ብዙ ጊዜ አስታውሳለሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ስለሆነ እሱ በዓል ለኔ ልዩ የሆነ በዓል ነው። እና ያንን በዓል በደንብ አስታውሳለሁ ያው ኢትዮጵያ ውስጥ ብዙ በዓሎች ነው የሚከበሩት የፋሲካ አለ የእንቁጣጣሽ አለ። የመስቀል አለ ያ ይሄ ተብሎ ደግሞ አለ ብዙ የተለያዩ ባህሎች ጥምቀት አለ ልዩ ልዩ ባህሎች አሉ። ግን እኔ በጣም የማስታውሰውን ነው የምወደው የገና ባዓልን ነው

አዎ ቪዲዮዎዬን ጥሪ ታደርጋለህ ያውም ጥያቄ በደንብ መብራራት ያለበት ጥያቄ ነው ቪዲዮ ጥሪ ታደርጋለህ? ቪዲዮ ጥሪ ማድረግ ማለት የተለያየ ዲፊኒሽን ሊሰጠው ይችላል። አሁን ለምሳሌ ቪዲዮዎችን የስልክ ጥሪ ከሆነ የስልክ ጥሪ ላደርግ አልችልም ቪዲዮዎቼን ያንን ቪዲዮ ግን ወደ ኦዲዮ ቀይሬ። የስልክ ጥሪ ላደርገው እችላለሁ

አዲስ አመትን ያው አዳዲስ እቅዶችን በመያዝ በነዛ አከብራለሁ ከቤተሰቦቼ ጋር በመሆን ጊዜ በማሳለፍ አዲሱ አመትን አከብራለሁ። ብዙ ጊዜ ግን አዳዲስ እቅዶችን አዳዲስ የሆኑ ያው አዲስ አመት እንደመሆኑ መጠን አዲስ የሆነ ነገር ስለሚመጣ አዲስ የሆነ አመትም ስለምንይዝ አዳዲስ ነገሮችን በህይወቴ ለማስኬድ እነዛን በማሰብ ከቤተሰቦቼ ጋር ደግሞ በዓሉን አዲስ አመት መመጣቱን በማስመልከት ከቤተሰቦቼ ጋር በመሆን አከብራለሁ

አዎ የጎረ ቤቶቼን ድምጽ እሰማለሁ ብዙ ጊዜ አዎ ቅርብ ለ ቅርብ ስላለን የጎረቤቶቼ ድምጽ ይሰማኛል። ለኔ ስለሚቀርቡኝ። ቤታችንም ተቀራራቢ ስለሆነ የምንኖርበት ስፍራም። ጎን ለጎን ወይንም ደግሞ ተቀራራቢ ስለሆነ። የጎረቤቶቼን ድምጽ እሰማለሁ አዎ እሰማለሁ

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ከስራ ባልደረቦቼ ጋር የወዳጅነት የጓደኝነት አይነት ጥሩ ስሜት አለኝ ምክንያቱም እርስ በእርስ እንከባበራለን እነሱም እኔን ያከብሩኛል ስራዬንም አከብራለሁ ያከብራሉ እኔም ደግሞ እነሱንም አከብራቸዋለሁ ስራቸውንም አከብርላቸዋለሁ። ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ

አዎ የደንበኛ እርካታ አዎ አሳውቃለሁ ምክንያቱም የደንበኛ እርካታ የሚወስነው ያ ድርጅት በሚሰጠው አገልግሎት ነው። ደንበኛው የሚፈልገውን አገልግሎት ወይንም ደግሞ የሚፈልገውን እቃ በሚያገኝበት ጊዜ የስራተኛን እርካታ የደንበኛን እርካታ በዛ አሳውቃለሁ። እቃው እንደወደዱትና ወይንም አገልግሎቱን እንደወደዱትና እንደተመቻቸው ጠይቃቸውና የደንበኛ እርካታም በዛ እረጋግዛለሁ

አዎ ጾም ጾማለው አንደኛ ለስጋችንም ለነፍሳችንም ጥሩ ነገር ስለሆነ። ጾም በጣም ጥሩ ነገር ነው። በሃይማኖታዊውም ነገር ጥሩ ነገር ተብሎ ስለሚታሰብም ጾም ጾማለው በአለማዊው ነገር ደግሞ። ጾም ደግሞ ለሰውነታችንም ጥሩ ስለሆነ ጾም አስፈላጊም ነው። ተብሎ ስለሚታሰብ አንዳንዴ ዶክተሮች ሁላ ለእኛ የጤና ባለሙያዎች ምክር ነገር ስለሚሰጡን እንድንጾም። ጾም ጾማለሁ አዎ በሚገባ ጾማለው።

ቀርቀሃ ሳይሆን ቀርከሃ ነው የሚባለው በአካባቢዬ እኛ አካባቢ አያድግም። የማያድግበት ምክንያት ብዙ ጊዜ ቀርከሃ የሚያድገው ቀዝቃዛ በሆነ ቦታ ላይ ነው። የሚበቅለው እና የኔ ያለሁበት ቦታ ደግሞ ትንሽ ስለሚሞቅ ወደ እኔ አካባቢ ላይ የለም ቀርከሃ አይቼ አላቅም። ነገር ግን ምናልባት ወደ ክፍለ ሀገር አካባቢ ነው። በደንብ ቀርከሃን የሚተክሉት እና ቀርቀሃም የሚበቅለው ቀዝቃዛ በጣም ቀዝቃዛ የሆኑ ቦታዎች ላይ ስለሚበቅል። ቀርከሃ በአካባቢዬ ላይ የለም።

መንገድ ላይ ምግብ አዎ እገዛለሁ ቅድም መክሰስ ላይ ምን ትወዳለህ ብለህ ለጠየከኝ። ጥያቄ እርጥብ እያለሁ። እርጥብ ብዙ ጊዜ ቤት ውስጥ መስራት የሚቻሉ ምግቦች ናቸው። ነገር ግን መንገድ ላይ መሸጥ የሚችሉ ምግቦች ናቸው። እና ንጽህናቸውን የጠበቁ ምግቦች አሰራራቸውን ንጽህናቸውን እና ስርዓቱን የጠበቀ ምግብ ከሆነ። መንገድ ላይ እገዛለሁ አዎ መንገድ ላይ ምግብ እገዛለሁ

ስለ ልጅነት የመኖሪያ ቤቴ ያው እኔ ያደግኩት ደስ የሚል ቤተሰብ ባለበት ቦታ ላይ ነው። ሁለት ወንድሞች እና አንድ እህት አለኝ እና እናትና አባቶች አሉ። ደስ የሚል ቤት ውስጥ ነው ያደኩት በፍቅር ነው ያደኩት ደስ የሚል ቤት። ቤተሰብ ነው ያደኩት ጥሩ ናቸው። ለኔ ማለት ነው። እና መካከለኛ የመካከለኛ ኢንካም ያላቸው ቤተሰቦች ወይንም ደግሞ የመካከለኛ ገቢ ቤተሰብ ልጅ ነኝ ማለት ነው

ፀጉሬን መንከባከብ አዎ እወዳለሁ ፀጉሬን በጣም ነው የምወደው። ፀጉሬ ከረዳዳ ቢሆንም ነገር ግን የተለያዩ ምርቶችን በመጠቀም ፀጉሬን ለመንከባከብ በጣም እንትኔ ፍቃደኛ ነኝ እና ፀጉሬን የምንከባከብ አይነት ሰው ነኝ። እና ፀጉሬን በምንከባከብበት ጊዜ በአግባቡ ፀጉሬን እታጠባለሁ የሚያስፈልጉትን ነገሮች በሙሉ ይጠቅሙታል ፀጉሬን ይጠቅማል ብዬ የማስበውን ነገሮች በሙሉ እቀባለሁ። ፀጉሬን ደግሞ በሶስት ሳምንት አንዴ ፀጉር ቤት ሄጄ እስተካከላለሁ።

የመንገድህን ስም ታውቃለህ ምን ማን ነው የመንገድህን ስም ታውቃለህ? ምናልባት ይሄ አጠያየቅ መንገድህን ታውቃለህ ይሁን። የመንገድህን ስም ታውቃለህ ማለት ትንሽ ያወዛግባል አጠያየቁ ምን እንደሆነ ማለት ነው። የመንገድህን ስም ታውቃለህ? ምን አይነት መንገድ ምንድነውም የመንገድህን ስም ማወቅ ራሱ። ይሄ ጥያቄ መስተካከል ያለበት ጥያቄ ነው። የመንገድህን ስም ታውቃለህ የሚል አቅጣይ የለም እስካሁን። የመንገድህን ስም ታውቃለህ የሚል ነገር እኔ አሁን ለዚህ ምን ብዬ ነው ምላሽስ የምሰጠው። ምን አይነት ምላሽ ነው የምሰጠው የመንገድህን ስም ታውቃለህ የሚባል አጠያየቅ የምን መንገድ።

የማስታውሰው ጥሩ መምህር በጣም ጥሩ መምህሮች አሉ። ልክ የሂሳብ መምህሬ የአስራ ሁለተኛ ክፍል እያለሁ የሂሳብ መምህሬን አስታውሰዋለሁ እና በጣም ነበር የምወደው ትምህርቶችን ሲያስተምረኝ በጣም ነው እወደዋለሁ። ሌላኛው ደግሞ ኬሚስትሪን አስተማሪ አስራ አንደኛ እና አስራ ሁለተኛ ክፍል ኬሚስትሪ ያስተማረኝ አስተማሪን አስታውሰዋለሁ። እና በጣም ነው የምወደው ጥሩ መምህሬ ነው ለኔ ሁለቱም የሂሳብም የኬሚስትሪም አስተማሪዎቼ ለኔ ጥሩ መምህሮች

የእቃ ቁጥጥር አደርጋለሁ አሁን በተለያየ ብዙ ጊዜ ግን ቤቴ ውስጥ ከሆነ ብዙም እቃ ቁጥጥር አላደርግም። ነገር ግን ምክንያቱም እቃዎቼን በአግባቡ ስለሚይዝ ባልቆጣጠራቸው ራሱ በአግባቡ በመያዜ አንዳንድ በቃ ሊጠፉብኝና ብዙ ጊዜ ሊጠፋብኝ ምናምን አይችልም። ግን እንደዚህ በየቀኑ ቁጥጥር አላደርግም። ነገር ግን እቃውቼ በአግባቡ እይዛቸዋለሁ

አዎ የስልክ ካሜራ አጠቀማለሁ የስልክ ካሜራዎች የምጠቀመው አንደኛ ራሴን ፎቶ ለማንሳት ጓደኞቼን ፎቶ ለማንሳት ቤተሰቦቼን ፎቶ ለማንሳት። ከዛ በተጨማሪ ደግሞ ተፈጥሮ ላይ ያሉትን ነገሮች ፎቶ ለማንሳት ሌላ ደግሞ ሰውንም ፎቶ ለማንሳት ፋይሎችን ፎቶ ለማንሳት። ዶክመንቶችን ፎቶ ለማንሳት የትምህርት መረጃዎችን ማስረጃዎችን ፎቶ ለማንሳት ስል። የስልኬን ካሜራ አጠቀማለሁ

እኔ የምወደው መክሰስ እርጥብ ነው። እርጥብ በጣም በቃ ደስ የሚለኝ ከመክሰሶች ሁሉ በጣም የምወደው መክሰስ እርጥብ ነው። እና ቀላል ነው ለመስራትም አይከብድም ለመግዛትም ደግሞ አይከብድም። ቶሎ የተለያዩ ሰፈሮች ላይ ወይንም የተለያዩ መንገዶች ላይ ማግኘት እንችላለን። እና እርጥብ የምወደው መክሰስ ነው ደግሞ ደስ ይለኛልም

ሳንቲም አሁን ላይ አልቆጥብም ብዙም ሳንቲም የምቆጥብ አይነት ሰው አይደለሁም። ምክንያቱም ያው ብዙ ጊዜ ሳንቲም ለመቆጠብ የሚሆን አይነት ደሞዝ ስለሌለኝ። ሳንቲም እንኳን አሁን ላይ አልቆጥብም። ምክንያቱም ያለኝ እንትን አይበቃኝማ ያለኝ ደሞዝ አይበቃኝም ለዛ ከየትኛው ደሞዜ ላይ ነው ሳንቲም ሊቆጥብ የሚችለው ከየትኛው በየወሩ ከማገኘው ነገር ላይ ነው። ለዛ ነው ይሄንንም ስራ የጀመርኩት የምቆጥበው ሳንቲም ስለሌለ አንድ ድንገት እንኳን የሆነ ነገር ቢከሰት። ያስፈልገኛል እነዛ ሳንቲም እና ይሄንም ስራ የጀመርኩት ለዛ ነው።

አዎ የፀሀይ መውጣትን በደንብ አድርጌ አያለሁ። እኔ ኢትዮጵያ ውስጥ ነው የተወለድኩት እና አመቱን ሙሉ የፀሀይ ብርሃን አለ እኛ ጋር ፈጣሪ ካደሉን ነገሮች በሙሉ በሙሉ አንዱ ፀሀይ ናት እና አመቱን ሙሉ ፀሀይ ስላለ ፀሀይ ስትወጣም ስትጠልቅም ስትወጣም ስትገባም በደንብ አያለሁ ፀሀይ ማየት በጣም ያስደስተኛልና ስትወጣ ፀሀይ አዎ አያለሁ በደንብ አያለሁ በሚገባ መልኩ አያለሁ

ስነ ጥበብ እወዳለሁ አዎ ልክ እንደ ስዕል ያሉ የተለያዩ የስነ ጥበቦች እንደ ግጥም መስማት ስዕሎች የተሳሉ ስዕሎችን ማየት ምናምን በጣም እወዳለሁ። ስነ ጥበብ ስነ ጥበቦች በጣም የሚያስደስቱ ነገሮች እና መንፈስን የሚያድሱ ነገሮች ናቸው። እና ያለንበትንም ህይወት የሚገልጹ ነገሮች ስለሆኑ ስነ ጥበቦችን እወዳለሁ።

በልጅነቴ የምወደው ጨዋታ እግር ኳስ ነው እግር ኳስ ከልጅነቴም ጀምሮ አሁንም ላይ ወደፊትም ጭምር የምወደው አይነት ጨዋታ ነው እና እግር ኳስ ማየትም መጫወትም በጣም ያስደስተኛል። እና በልጅነቴ የምወደው ጨዋታ እግር ኳስ ነው እግር ኳስ ያስደስተኛል ከልጅነቴ ጀምሮ

እኔ ብዙ ጊዜ ቤት ውስጥ መሆን እመርጣለሁ ቤት ውስጥ መሆንበት አንደኛ ምክንያት ከቤተሰቦቼ ጋር ጊዜ ለማሳለፍ ለራሴም ጊዜን ለመስጠት። ሌላኛው ደግሞ ከተለያዩ አደጋዎችም ደግሞ ለራሴን ለመጠበቅ ስል በቤት ውስጥ መቀመጥ እመርጣለሁ። ምክንያቱም ውጪ በወጣ ቁጥር ከተለያዩ ሰዎች ጋር ትታወቃለህ በተለያዩ ሰዎች ጋር ደግሞ ትጣላለህ ለዛ በቤት ውስጥ መቀመጥን እመርጣለሁ። እኔ

ሰንደል ትለብሳለህ ማለት ምን ማለት ነው ሰንደል አሁን ሰንደል ልብሶች የሚባሉ አሉ ነው ወይንስ ደግሞ ሰንደል ትለብሳለህ ይሄ አጠያየቅ ልክ አይደለም ወይንም ደግሞ ለኔ ግልጽ አልሆነልኝም በስርዓቱ ልረዳው አቻልኩም ሰንደል ትለብሳለህ ማለት ምን ማለት ነው? ሰንደል ትለብሳለህ ይሄ ትንሽ ግልጽ ያልሆነ ጥያቄ ነው ወይንም ደግሞ ግልጽ አልሆነም

በፍህም ማብሰል ትወዳለህ? ብለህ ታውቃለህ ወይም ደግሞ በፍህም ማብሰል ታውቃለህ ብለህ ለጠየከኝ ጥያቄ በፍህም ማብሰል እኔ አላውቅም። ግን በፍህም የሚበስሉ ምግቦች አሉ። አሁን ለምሳሌ እንደ ዳቦ ያሉ ድፎ ዳቦ አሁን ለምሳሌ የኢትዮጵያ ባህላዊ ምግብ ድፎ ዳቦ ነው ያ ድፎ ዳቦ በፍህም ሊበስል ይችላል ነው። እንደነዚህ አይነት ነገሮች እኔ አብስዬ አላውቅም። ግን እናቶቼ ሴቶች ምናምን ሲያበስሉ አይቼ አዉቃለሁ

አዎ ፍየል አይቼ አውቃለሁ። እኔ ያለሁበት ቦታ ላይ ፍየሎች አሉና ከጎረቤታችንም የተለያዩ የቤት እንሰሳዎችን ስለሚያረባ ፍየልን አይቼ አውቃለሁ። የፍየልንም ስጋ ተመግቤ አውቃለሁ እና እጅግ በጣም ጣፋጭ ስጋ ነው። ያላት እና ፍየልን አይቼ አውቃለሁ እና ደስ የሚል የቤት እንስሳ ነው

አዎ ስራዎችን በቅደም ተከተል አስቀምጣለሁ መጀመሪያ ከቀላል ወደ ከባድ ስራዎች የመሄድ የመሄድ ባህሪ አለኝ። እና ስራዎችን መጀመሪያ በቅደም ተከተል አስቀምጥና መጀመሪያ ግን ማስቀደስ በቅደም ተተል ሳስቀምጥ። መጀመሪያ ከትንሽ ከቀላሉ ወይንም ደግሞ ከትንሽ ይጀምርና ወደ ትልቁ ወይንም ደግሞ ወደ ከባዱ እሄዳለሁ ማለት ነው

አዎ ጥራት ያለው ስራ በደንብ አቀርባለሁ። ሁላ ይሄ አሁን እየቀረጽኩት ያለውት ድምጽ ራሱ በደንብ ጥርት ያለና ጥራት ያለው እንደሆነ አረጋግጬ ነው። ወደ እናንተ የምለክላችሁ እና። ጥራት ያለው ስራ ማቅረብ አዎ እችላለሁ። በደንብ የሚችለውን ያክል ጉልበትም ጊዜም ገንዘብም ተጠቅሜ ጥራት ያለውን ስራ ማቅረብ እችላለሁ

ቅመማ ቅመም የበዛበት ምግብ እንኳን ደስ ይለኛል ግን ያው ጥሩ ጊዜ አዘውትሬ እነሱን አልመገብም። ያው ቅመማ ቅመም የበዛበት ምግብ የራሱ የሆነ ጉዳት ስላለው ቅመማ ቅመም ያለበት ምግብ አዘውትሬ ባልመገበም ግን እወዳለሁ አልጠላም። ቅመማ ቅመም የበዛበት ምግብ አልጠላም እወዳለሁ

መጠበቅ ታግድ ነው ምን ማነው መጠበቅ ታግድ ነው ይሄ እኮ ልክ ምንማ ስልክ ግልጽ አይደለም ጥያቄው የጠየከኝ ጥያቄ። መጠበቅ ታግድ ነው። ምን ማለት ነው አልገባኝም አጠያየቅህ መጠበቅ ታግድ ነው። ትንሽ ይሄ ጥያቄ ልክ አይደለም እና ወይ ሌላ ጥያቄ መመለስ እችላለሁ ይሄንን ጥያቄ ብታሳልፍልኝ። መጠበቅ ታግድ ነው። አላውቅም ምን ማለት ነው

አዎ የወተት ተዋጽኦችን እጅግ በጣም አድርጌ ነው የምወደው። አንደኛው ቅቤ ወተት ራሱን ወተት ራሱን እወዳለሁ። አንደኛ ቅቤ ሁለተኛ አድርጎ ሶስተኛ አጓት አራተኛ አይብ የወተት ተዋጽኦችን በሙሉ እጅግ በጣም አድርጌ እወዳለሁ። በጣምም ደግሞ ይመቹኛል በጣምም ደግሞ እወዳቸዋለሁ

እኔ መጠነኛ የሆነ የሙቀት መጠን እመርጣለሁ ምክንያቱም ሙቀት ሲበዛ በጣም ያስጠላልና ለመኖርም ምቹ ስላልሆነ። ምን አይነት የሙቀት መጠን ትመርጠናለህ? መጠነኛ የሆነ ያልበዛም ያላነሰም። መካከለኛ የሆነ የሙቀት መጠን። ለኔ ይስማማኛል እሱንም ደግሞ እመርጣለሁ የመካከለኛውን የሙቀት መጠን

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ተብሎ ተጠይቋል ብዙ ጊዜ እኔ በትርፍ ጊዜዎቼ ፊልሞችን ማየት እወዳለሁ ፊልም ማየት በጣም ደስ ያስደስተኛል እና በትርፍ ጊዜዎቼ ፊልሙን በማሳየት በማየት አሳልፋለሁ ከቤተሰቦቼ ጋር በመዝናናት ኳስ በመጫወት ኳስ በጣም የምወደው ስለሆነ ኳስ በመጫወት ፊልም በማየት መጽሐፍትን በማንበብ እነዚህን በማድረግ ትርፍ ጊዜዎቼን አሳልፋለሁ

ከስራ ሰዓት በኋላ እስራለው የምሰራውም ስራ የቤት ስራዎች ሊሆን ይችላል ምክንያቱም ለብቸያን ስለመኖር ከስራ ከወጣሁ በኋላ ከስራ ሰዓት በኋላ የተለያዩ ስራዎችን። ቤት ማጽዳት ሊሆን ይችላል ለራሴ ምግብ ሊሆን ይችላል እነዚህን ስራዎች እሰራአለው። ከዛ በተጨማሪ ደሞ ወላይን ላይ ምሰራቸው ስራዎች ካሉ ከስራ ሰዓት ውጭ ባሉኝ ትርፍ ጊዚያት እንዛን ልስራ እችላለሁ

አዎ አዎንታዊ አስተያየቶችን ተቀብዬ አውቃለሁ አዎንታዊ አስተያየቶችን የምቀበልበት አንደኛ ለኔ እነዛ አስተያየቶች ይገነቡኛል እኔን ያግዙኛል ወይንም ደግሞ ከስህተቴ ያስተካክሉኛል ብዬ ካመንኩ እነዚህን አዎንታዊ አስተያየቶች እቀበላለሁ። ሌላው ደግሞ በምሰራው ስራ ወይንም ደግሞ በማደርገው ድርጊት ላይ እነዚህን አዎንታዊ አስተያየቶች ጥቅም ካላቸው ወይንም ደግሞ ስራዬን እንድቀጥል ወይንም ደግሞ ስራዬን እንዳቆም የሚያደርጉኝ ከሆነ እነዚህን አዎንታዊ አስተያየቶች እቀበላለሁ።

አዎ ማብሰል እችላለሁ በሚገባ ማብሰል እችላለሁ ጣፋጭ ምግቦችን እና የተለያዩ ምርቶች የተለያዩ ወጣወጦችን ማብሰል እችላለሁ። ከእነዚህም ውስጥ አንዱ ሽሮ ፍርፍር ወጥ ሽሮ ወጥ እና የተለያዩ አትክልቶችን ማብሰል እችላለሁ። እና በማበስላቸው ምግቦች እጅግ ጣፋጭና ማራኪ ናቸው። ብዙ ሰዎችም ይህንን ያበሰልኳቸውን ምግቦች ተጠቅመው በጣም እንደሚጣፍጥና ቆንጆ እንደሆነ ነግረውኛል

በእጄ መሸመን እንኳን አላውቅም ምክንያቱም እኔ ወዳለሁበት አካባቢ ወይንም እኔ ተወልጄ ወዳደኩበት አካባቢ ሌላ አይነት ባህል ነው ያለው። በእጅ መሸመን ወደ ገጠር ወደ ወላይታ አካባቢ ያለ የባህል ባህል ሲሆን። በእጅ እንዴት መሸመን አላውቅም ነገር ግን በእጅ ሲሸመን ከዚህ በፊት አይቼ አውቃለሁ። በተለያዩ ፕላትፎርሞች ላይ ወይንም ደግሞ በተለያዩ መተግበሪያዎች ላይ ደግሞ እነዚህ መሸመን እንዴት እንደሚቻል? ማወቅ ይችላሉ

ባህላዊ ልብስ አዎ እለብሳለሁ። ነገር ግን ሁሌ ሳይሆን አንዳንዴ ነው የምለብሰው ምክንያቱም የተለያየ ባህሌን ማስተዋወቅ ያለብኝ ቦታ ላይ ሲሆንና የተለያየ የተለያዩ ክብረ ባአሎች በሚኖርበት ጊዜ ባህላዊ ልብስ እየለበስኩ እወጣለሁና። ኢትዮጵያ ደግሞ የሚያማምሩ የተለያዩ የባህላዊ ልብሶች አሏት። ከዚህም ውስጥ አንዱን እየመረጥኩ በተለያየ በተለያየ በዓላት ውስጥ እነዚህን የባህላዊ ልብሶች እየለበስኩ ወጣለሁ

አዎ የድርጅት ዝግጅቶችን እሳተፋለሁ። የኔ ድርጅት እኔ የተሰማ የተቀጠርኩበት ድርጅት የተለያዩ ዝግጅቶችን በሚያዘጋጅበት ሰዓት እነዛ ዝግጅቶች ላይ እሳተፋለው። እነዛ ዝግጅቶች ላይ መሳተፌ አንደኛ ጥቅሙ የእኛ ድርጅት ለሌላ ድርጅት ባህሉን ሊያስተዋውቅ ይችላል ወይንም ደግሞ ምን እንድሰራ ስራ ሊያስተዋውቁ ይችላል። ከሌላው ደግሞ የ የኔ የኛን መስሪያ ቤት እንትኖች የኛም መስሪያ ቤት ምርቶች ለሌሎች ሰዎች እና ለሌሎች ድርጅቶች በደንብ የምናስተዋውቅበት ዝግጅት ስለሚሆን። አዎ የዝግጅ የድርጅት ዝግጅቶች ላይ እሳተፋለሁ

ብዙ ጊዜ ጠዋት ላይ ፍርፍር መብላት ደስ ይለኛል እና ጠዋት ላይ ፍርፍር በላለው ጠዋት ላይ ፍርፍር የምበላበት ምክንያት አንደኛ ፍርፍር ቀለል ያለ ምግብ ስለሆነና ስበላውም ደግሞ በጣም ደስ ስለሚለኝ ነው። በተጨማሪ ደግሞ እኔ ፍርፍር መብላት ስለምወድ ጠዋት ጠዋት ላይ ፍርፍር መብላት ደስ ይለኛል እና ፍርፍር እበላለሁ

እሺ ማንኛውም ዜናዎችን ከጋዜጣና ከተለያዩ የማህበራዊ ሚዲያ መተግበሪያዎች ላይ ልክ እንደ ቲክቶክ ቴሌግራም ፌስቡክ እና ዩቲዩብ ላይ ከእነዚህ ዜናዎችን አገኛለሁ ብዙውን ጊዜ እኔ የምጠቀመው ቴሌግራምን ነው። የቴሌግራም ቻናሎች የተለያዩ ዜናዎችን ይዘው ስለሚይወጡ ከእነዚህ ላይ ዜናዎችን አገኛለሁ

ብዙዉን ጊዜ የምትጠቀማቸው የቤት እቃዎች ልክ እንደ ወንበር ጠረጴዛ እና ሶፋ ቲቪ እነዚህን እጠቀማለሁ። ከዛ ባለፈ ደግሞ ምግብ ለመስራት ድስት ስቶቭ እነዚህን እና እጠቀማለሁ። ብዙውን ጊዜ ግን የምጠቀመው ጠረጴዛና ወንበሩን ነው ምክንያቱም ከስራ እንደመጣሁ አንዳንድ መስራት ያሉብኝን ነገሮች ለመስራት ወንበርና ጠረጴዛን በአግባቡ እጠቀማለሁ

ጥላን እመርጣለሁ ምክንያቱም ጥላ እምመርጥበት አሁን ላይ በጋ ስለሆነ እኛ አካባቢ በጋ ስለሆነ ከፍተኛ የፀሀይ ፀሀይ አለ በዚህ ጊዜ ፀሀዩ በጣም ስለሚያቃጥል ጥላን እመርጣለሁ። ጥላን ደግሞ የተሻለ ምመርጠው ፀሀይ በሚያቃጥል ጊዜ ከፍተኛ የሆነ በሽታ ስለምጋለጥ ጥላን እመርጣለሁ

እኔ ብዙዉን ጊዜ የምሄደው ቅዳሜ ቅዳሜ ነው። ምክንያቱም ቅዳሜ እለት ከስራ ስራ የማይኖርበት ቀንና ለገበያም ደግሞ ብዙ ጊዜ የተለያዩ ምርቶች የሚወጡበት ቀን ስለሆነ ቅዳሜ ቅዳሜ ወደ ገበያ መሄድ በጣም ያስደስተኛል። የምፈልጋቸውን እቃዎች የማገኝበት ቀን እና በምፈልገው ያክል ጊዜ የማገኝበት እቃዎችን ለመግዛት የሚያስፈልገኝን ጊዜ በቂ ጊዜ የማገኝበት ቀን ስለሆነ ቅዳሜ ቅዳሜ ገበያ መሄድ እወዳለሁ

ከሀገሬ ክፍሎች ውስጥ ከሀገሬ ክፍሎች ውስጥ ወደተለያዩ ቦታዎች ተጉዤ አውቃለሁ። በዋነኝነት ከአዲስ አበባ ውጪ ልክ እን ዲላ ሀዋሳ ሻሸመኔ አዳማ እና የተለያዩ የ ቦታዎች ላይ ተጉዤ አውቃለሁ። እንደዛም ቦታ መጓዜ አንደኛ ጥቅሙ የተለያየ ሰዎችን የተለያየ ሰዎችን ባህሪ እና የተለያየ ሰዎችን ባህል እንዳውቅ ረድቶኛል አግዞኛል

አዎ ፎቶ ማንሳት በጣም እወዳለሁ። በተለይ ደግሞ ሰውንና ተፈጥሮን የሚያማምሩ አበባዎችን ፀሀይ ስትጠልቅ ያለውን ፎታ ፎቶ ማንሳት እጅግ በጣም አድርጌ እወዳለሁ። ኢቭን ጓደኛዬ ከፍቅረኛው ጋር ሆኖ ፎቶ አንሳኝ በሚል ሰዓት በጣም በደስታና ሙሉ በሙሉ ስሜት ማንሳት እወዳለሁ። ጓደኛዬ ዮሴፍ የሚባል ጓደኛ አለኝ እና እሱ ብዙ ጊዜ ከፍቅረኛው ጋር በሚሆንበት ጊዜ ፎቶ አንሳኝ ይለኛል። እና እሱ ፎቶ ሳነሳው በጣም ደስ ይለኛል

ዋና ሀላፊነቶቼ ዋና ሀላፊነቶቼ ራሴን ማስተዳደር ለራሴ የሚያስፈልጉ ነገሮችን ማሟላት ከራሴ ባለፈ ደግሞ ለቤተሰቦቼ እና በዙሪያዬ ላሉ ሰዎች የነሱን ፍላጎት ማሟላት ነው። በዋናነት ዋና ህላፊነቶቼ እነዚህ ናቸው። አንደኛ ራሴን ለራሴ የሚያስፈልጉ ነገሮችን ማሟላት ሁለተኛ ደግሞ በዙሪያዬ ያሉና በስሬ ያሉ ሰዎችን እነሱን በሚያስፈልጋቸው ነገር መደገፍና ማበረታታት

በመስመር ላይ በመስመር ላይ ቪዲዮዎችን አልመለከትም። ምክንያቱም በመስመር ላይ ቪዲዮ ምመለከት ከሆነ የራሱ የሆነ ሙሉ ያ ቪዲዮ ጀምሮ እስኪያልቅ ድረስ መጠበቅ አለብኝ። እኔ ደግሞ ለዛ የሚሆን ጊዜ ከስራዬ ጋር አብሮ ስለማይሄድልኝ። በመስመር ላይ ያሉ ቪዲዮዎችን ብዙ ጊዜ አልመለከትም። ምናልባት እነዛ ቪዲዮዎች ከወረዱ በኋላ ነው ልመለከት የምችለው

የምወደው ቀለም ግራጫ ቀለም እወዳለሁኝ ምክንያቱም ጥቁርም ያልሆነ ነጭም ያልሆነ ስለሆነ የሆነ ደስ የሚል ስሜትን ይፈጥርልኛል እና ብዙ ጊዜም ልብስ ስገዛም የተለያዩ ነገሮችንም ከቀለም ጋር የተገናኘ ነገሮችን ስመርጥ ግራጫ ቀለም እመርጣለሁኝ ያንን ያደረግሁበት መንገድ ስለምወደው ነው።

አክስ ኮከቦችን መመልከት አዎ ነው እወድላለሁ። ምክንያቱም ኮከቦች የተለያየ የተለየ ውበት አላቸው ሰማይ ላይ ተበትነው ሲታዩ ልክ ነጭ ሆኖ ሲያበሩ እጅግ የሆነ ውብና ማራኪ ይሰጡታል ምሽቱንም ያሳምሩታል። በዚህም ምክንያት ኮከቦችን መመልከት እጅግ በጣም ያስደስተኛል። ጠፈንን እንዳደንቅና እጅግ በጣም የፈጣሪን ስራ ውብ እንደሆነ ድቅ ውብ ሆኖ እንዲታየኝ ያደርገዋል

ዛሬ የአየር ሁኔታው ፀሀያማ ነው ትንሽ ፀሀይ አለው ቀን እና ትንሽ ሙቀታማ ሙቀታማ ቀን ነው። ምክንያቱም አሁን ላይ ኢትዮጵያ ውስጥ በበጋ በበጋ ወቅት እንደመገኘታችን መጠን የተለመደው እንደተለመደው ፀሀያማ ቀን እና ሞቃታማ ቀንን ዛሬም አሳልፈናል። እና የዛሬውም የአየር ሁኔታ ሞቃታማና ፀሀያማ ነው።

አዎ የሽያጭ ግቦች አሉኝ ከእነዚህም ውስጥ የሽያጭ ግቦች ከእነዚህ ውስጥ መካከል አንደኛው የደንበኞቼን እርካታ ደንበኞቼ በእኔ ምርት እርካታ እንዲያገኙ ማድረግ፤ ሁለተኛው ደግሞ የገዙትኝ እቃ ለእነሱ በፈለጉት ልክና በሚፈልጉት መጠን አገልግሎት እንዲሰጥ ማድረግ ሌላኛው ደግሞ ከእነሱ ለደንበኞች ከሸጥኩት ምርቶች መካከል ትርፍ ማግኘት ነው።

አዎ በስራ ቦታ ላይ ጓደኞች አሉኝ እነዚህም ጓደኞቼ ጥሩና መልካም ናቸው። ምክንያቱም በስራ ቦታ ላይ አንዳንዴ መሳሳቶች ወይንም ደግሞ ትክክለኛ ያልሆነ ውሳኔ በምሰጥበት ጊዜ እነዚህ ጓደኞቼ ያማክሩኝና ያንን ውሳኔም እንድወስንና መስተካከል ያለባቸው ነገሮችን እንዲስተካከሉ ያግዙኛል ይረዱ

ወደ ገበያ አዎ እሄዳለሁ የሚሄድበት ጊዜ ደግሞ ብዙ ጊዜ አስቤዛዎች ሲያልቁብኝና አንዳንድ ነገሮችን መግዛት እንዳለብኝ ሲሰማኝ ነው። ልክ እንደ ልብስ ጫማ የተለያዩን ነገር ግን አስቤዛዎችን ወይንም ደግሞ ለምግብነት የሚውሉ እቃዎችን ለመግዛት የሚሄድ የሚሄደው በሳምንት አንዳንድ ቀን እሄዳለሁ

አዎ ጊዜም በደንብ አስተዳድራለሁ። ምክንያቱም ጊዜ በጣም ትልቅ ወጋ ያለው ነገር መስሎ ስለሚታይኝ ለኔ እያንዳንዱን ጊዜ እንዲባክንብኝ አልፈልግም። በስራ በመሄድ ባለብኝ ጊዜ ወደ ስራ እሄዳለሁ ከጓደኞቼ ጋር ጊዜ ማሳለፍ ካለብኝ አሳልፋለሁ። ከቤተሰቦቼ ጋር ጊዜ ማሳለፍ እንዳለብኝ መስሎ ከተሰማኝ አሳልፋለሁ። እነዛን ጊዜን ግን በደንብና በአግባቡ ጥንቃቄ በተሞላበት መንገድ እያስተዳደርኩ እገኛለሁ

አዎ የአካል የአካል ብቃት እንቅስቃሴ አደርጋለሁ ጠዋት ላይ ተነስቼ ስራ ከመሄዴ በፊት የአካል ብቃት እንቅስቃሴ አደርጋለሁ። ይህንንም የማደርግበት ምክንያት አንዳንዴ የአካሌን ወይንም ደግሞ የሰውነቴን ወይንም የራሴን ጤንነት ለመጠበቅና ሌሎችም ደግሞ እኔን እያዩ እንዲነቃቁና ጤናቸውን እንዲጠብቁ። ከተለያዩ በዘር እና በተለያዩ በላይቭ በእለት ተእለት ህይወታችን የሚመጡ በሽታዎችን ለመከላከል እና የራሴንም ጤና ለመጠበቅ የሰውነቴንም ቅርጽ ለማስተካከል ስል የአካል ብቃት እንቅስቃሴ አደርጋለሁ

ከፀሀይ እንዴት ትጠበቃለህ? ተብሎ ለተጠየቀው ጥያቄ ከፀሀይ የምጠበቀው አንደኛ ጥላ ስር በመሄድ ወይንም ደግሞ ዛፎች ስር ካሉ ጥላ ውስጥ በመጠለል ሊሆን ይችላል። ሁለተኛ ደግሞ ዣን ጥላ በመጠቀም ፀጉሬንና ሰውነቴንና ፊቴን በጣም የሚያቃጥል ከሆነ ፀሀዩን ቆዳዬን እንዳይጎዳ እጃን ጥላ እጠቀማለሁ። ሌላኛው ደግሞ ቤት ውስጥ በመሆን ከቤት ባለመውጣት ከፍተኛ የሆነ ፀሀይ ካለ ከቤት ባለመውጣት ነው። ሌላኛው ሶስተኛው ደግሞ ሰን ስክሪን ወይንም ደግሞ ቆዳን ከፀሀይ እንዳይቃጠል ቆዳን የሚከላከሉ የሰውነት የሚቀቡ ክሬሞች ስላሉ እነሱን በመጠቀም እቀባለሁ።

ለስራ ትጓዛለህ ተብሎ ለተጠየቀው ጥያቄ አዎ ለስራ እጓዛለሁ ምክንያቱም ብዙ ጊዜ ከመስሪያ ቤት የመስክ ስራ እንድሰራ በምላክበት ጊዜ በዛ ጊዜ ለስራ እጓዛለሁ። ሌላው ደግሞ በተጨማሪ ለሌሎች ደንበኞች የኛን የድርጅታችንን ምርቶች ለማስተዋወቅ ወይንም ደግሞ ሌላ ቦታ የድርጅታችንን ተጨማሪ ቅርንጫፎች ለመክፈት ለስራ ወደ ሌላ ቦታ እጓዛለሁ

አዎ ገንዘብ እቆጥባለሁ ገንዘብ የምቆጥብበትም ምክንያት አንደኛው ያ ገንዘብ የምቆጥበው ገንዘብ ከእኔ ከሚያስፈልጉኝ ነገሮች የተረፉና አሁን ላይ ያስፈልጉኛል ብዬ ካሰብኳቸው ነገሮች ላይ የተረፈኝን ገንዘብ እቆጥባለሁ። ያም የሆነበት ምክንያት ወደፊት እኔ ብጎዳ ወይ አንድ ነገር ቢገጥመኝ አደጋ ነገር ቢገጥመኝ ከምቆጥበው ገንዘብ ላይ በመጠቀም። ያንን ነገር ማለፍ እንድትችል ገንዘብ

አዎ ብዙ ሰነዶችን አዘጋጃለሁ ብዙ ሰነዶችን የማዘጋጅበት አንደኛ ምክንያት ስራዬ ብዙ ሰነዶችን እንዳዘጋጅ የሚፈቅድና ለብዙ ሰነዶች እንዳዘጋጅ ምቹ ስለሆነ ነው። በሁለተኛ ደረጃ ደግሞ እነዚህ ብዙ ሰነዶች ማዘጋጃቸው ስራዬን እንዲያቀላጥፉልኝና ለነገ ከነገ ወዲያ ለሰራኋቸው ስራ እንደ ወሳኝነት ስላላቸው ነው

አዎ የቀኑን መቁጠሪያ እትጠቀማለሁ የቀኑን መቁጠሪያ የምትጠቀምበትም አንደኛ ቀኑን መቼ እንደሆነ ለማወቅ። የተለያየ ስራ ቦታ ላይ ደግሞ ቀኖችን ስለምጽፍ እነዛን የቀኖች አንዳንዴ ልሳሳት ስለምችል። የቀን መቁጠሪያን እጠቀማለሁ አገልግሎቱም ቀኑን መች እንደሆነ አንድን ደግሞ ለደንበኞቼ ቀጠሮ በምሰጥበት ሰዓት በሁለት ሳምንት ወይንም ደግሞ በወርኑ ኑ ብዬ ቀጠሮ ስሰት። የቀኑ መቁጠሪያ እጠቀማለሁ።

አዎ ኢንተርኔት አለኝ። ከኢንተርኔት መሃልም ደግሞ ዋይፋይ ይጠቀማሉ ኢንተርኔት አለ ያ ዋይፋይ ራውተር አለኝ እና የዋይፋይ ራውተር ስላለኝ ኢንተርኔት አለኝ። ሌላ ደግሞ በተጨማሪ ካርድ በመሙላት ዳታ። ወደ ኢንተርኔት ፓኬጅ በመቀየር ወይንም ደግሞ የኢንተርኔት ጥቅል በመቀየር ኢንተርኔት እንዲኖረኝ አደርጋለሁ። ኢንተርኔት አለኝ

ብዙም ጊዜ የምትጠቀመው የቦርሳ አይነት ከጎን ከሚያዝ ይልቅ በኋላ በሁለት ሁለት ማንገቻ ያለው ቦርሳ ከጀርባ የሚያዝ እጠቀማለሁ ያም የሆነበት ምክንያት ስለምወድና ምቹ በሁለት ማንገቻ ያለው ምቹና ስለሚመቸኝ ብዙ እቃዎችንም ደግሞ ስለሚይዝልኝ። ቦርሳ በጀርባዬ የምያዝ ሁለት ማንገቻ ያለው ነው።

አዎ አይስክሬም እጅግ በጣም አድርጌ እወዳለሁ። አይስክሬም የምወድበት ምክንያት አንደኛ ጣፋጭ እና ቀዝቀዝ ብሎ ጨጓራዬን ስለሚያመኝ አያስክሬም ስበላ ያሽለኛል። እና ጣፋጭ መሆኑና ቀዝቃዛም ነት ስላለውና በጣም ደግሞ የኬክ ባህሪም ስላለው ኬክ ደግሞ እኔ ስለምወድ አይስክሬም እወዳለሁ

አዎ ብስክሌት እጋልባለሁ ብስክሌት መጋለብ በጣም የምወደው ነገር ነው። ልጅ እያለሁ ተለማምጃለሁ እና ብስክሌት መጋለብ እጅግ በጣም አድርጌ የምወደው የምወደው ነገር ነው። እና ብስክሌት ቢኖረኝ ደስ ይለኛል ነገር ግን አሁን ላይ ብስክሌት የለኝም። ወደፊት ግን ብስክሌት የመግዛት እቅድ አለኝ። ነገር ግን ብስክሌት መጋለብ በደንብ እና በስርዓቱ እጋልባለሁ። ብስክልት በምጋልብበት ጊዜ የጭንቅላት መሸፈኛ አድርጌ ስወድቅ እንዳልጎዳ የሚጠቅሙኝን ግብአቶችን አሟልቼ ስክሌት እጋልባለሁ

አሁን ዶሮ አለኝ ሴት ዶሮ አለችኝ ሴት ዶሮም ያለኝ ምክንያት እንቁላል ስለምትጥልልኝና አሁን ላይ እንቁላል ከውጪ ገዝቶ መብላት በጣም ከባድ እየሆነና በየቀኑ እየተወደደ የመጣ ነገር ስለሆነ። ዶሮ አለኝ የሴት ዶሮ አለኝ እሷን በምጥለው እንቁላል እንቁላሏን እየበላሁ እኖራለሁ እና ውጪ ከመግዛት። ቤት ውስጥ በማርባት ዶሮ እንቁላል የእንቁላል ምርት አገኛለሁ እና። ዶሮ አለኝ አዎ

የቤቴ ጣሪያ ከቆርቆሮ እና ከጣውላ የተሰራ ነው። ከውስጥ በኩል ጣውላ አለው። ጣውላ ወይንም ደግሞ ኮርኒስ ተብሎ የሚጠራው ከላይ በኩል ደግሞ ማገር አለው ከእሱ በላይ ደግሞ ቆርቆሮ አለው ያም ማገር የሚጠቅመው ከላይ ያለውን ቆርቆሮ ደግፎ እንዲይዝልኝ ነው። ያ ቆርቆሮ ደግሞ ከላይ አየርም ሆነ ፀሀይም እንዳያስገባ ተደርጎ የተሰራ ነው

አዎ የስራ አሰራሮች እከተላለሁ ምክንያቱም የስራ አሰራሮች ስራዬን እንዴት በአግባቡ መስራት እንዳለብኝ እና እንዴት ስራዬን በአግባቡ ተሰርቶ ማለቅ እንዳለበት የሚያግዙኝ። ራሳቸው የሆነ ቅደም ተከተል ያላቸው ነገሮች ናቸው። እና በዚህም አማካኝነት የስራ የስራ አሰራር አሰራሮችን እከተላለሁ

በብእር ወይስ በእርሳስ ትጽፋለህ አልከኝ? ጥያቄ ብዙውን ጊዜ በብእር ነው የምትጠቀመው። ምክንያቱም በእርሳስ የሚጻፉት ጽሁፎች ከጊዜ በኋላ እየደበዘዙና ቶሎ በእርሳስ በብሄር ከሚጻፍ ጽሁፍ ይልቅ ሞር የመደብዘዝ በደንብ የመደብዘዝ እና ቶሎ በአጭር ጊዜ ውስጥ የመደብዘዝ እና የመጥፋት ባህሪ አላቸው። ለዛ እኔ በብዙ ጊዜ በብእር ነው የምጽፈው።

ብዙ አይነት በዓሎች አሉ። ኢትዮጵያ ውስጥ እንደመኖሬ መጠን ብዙ አይነት በዓሎች አሉ። ግን እኔ በጣም አብልጄ የምወደው የገና በዓል በጣም እወደዋለሁ። የገና በዓል የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓሉ የመወለዱን በማሰብ የምናከብረው በዓል ስለሆነ። የገና በዓል እጅግ ከሌሎች በዓላቶች በሙሉ አብልጬ እወደዋለሁ

ከቤቴ ስራዬ ቢያንስ ወደ ሶስት ኪሎ ሜትር ያክል ርቀት ይኖረዋል። ያንንም ደግሞ አንዳንዴ ጊዜ በእግሬ በመሄድ አንዳንዴ ደግሞ የባሳ አውቶቢሶችን በመጠቀም እጓዛለሁ። ግን ብዙም ያህል ርቀት አለው አይባልም። ነገር ግን ቤቴን ስሰራ ለ በስራዬ ቦታ አቅራቢያ ምቹ ወደሆነ ቦታ አድርጌ ነው የሰራሁት

በመሬት ላይ መቀመጥ ይመቻል ተብሎ ለመጠየቅ የመጠየቅ ይመስለኛል ይሄኛው ጥያቄ? አዎ በመሬት ላይ መቀመጥ ይመቸኛል ግን ያ መሬት ንፁህና ልብሱ የማያበላሽብኝ ከሆነና ከላዩ ደግሞ የተወ የተወሰነ ሽፋን ልብስ እንዳይቆሽሽ የሚያደርግ ከላይ ወይ ወረቀት ሊሆን ይችላል ወይ ምንጣፍ ሊሆን ይችላል። በሚኖርበት ጊዜ በመሬት ላይ መቀመጥ ይመቸኛል

አዎ የተበላሸ ነገር ማስተካከል እችላለሁ አሁን ለምሳሌ አንዳንድ ነገሮች ቤት ውስጥ የምሰራቸው ማሽኖች ሊሆኑ ይችላሉ። ኤሌክትሪክ ማሽኖች ልክ እንደ ቡና መፍጫ ማሽን ስቶቭ ሲኖር እነዚህን ማስተካከል እችላለሁ። አንዳንድ ደግሞ ችግሮች በሚፈጠሩበት ጊዜ ማስተካከል እችላለሁ ሰው ከሰው በሚጋጭበት ጊዜ እንደነዚህ አይነት ችግሮችን መፍታት ይችላሉ። የተበላሸ

አዎ የድሮ ፎቶዎችን ይዛለሁ ከልጅነቴ ጀምሮ ስናሳ የነበሩትን የድሮዎች ፎቶዎችን መያዝ በጣም ያስደስተኛል። ምክንያቱም ልጅነቴን የማስታውስባቸው በነዛ ፎቶዎች ነው። እና ማንነቴን እና አሁን ላይ የደረስኩበት ማንነቴ በድሮ ነገሮች ላይ ስለሚመሰረቱ። የድሮ ፎቶዎቼን ይዛሉ እነዛ ደግሞ የድሮ ፎቶዎቼ ልጅነቴን ያስታውሱኛል። የድሮ የነበሩኝ ታሪኮቼን ያስታውሱኛል። ለዛ የድሮ ፎቶዎችን ይዛ

አዎ የአመራር ሚና አለኝ በስራ ቦታም ሆነ በቤተተቦቼ ጋር የአመራር ሚና አለኝ። የሄም የአመራርም ሚና በአግባቡና በብቃት እወጣለሁ። የአመራርነት ሚና በጣም ትልቅ ትልቅ ነገር ነው። እንዲሁ እንደ ቀላሉ የሚታይ ነገር አይደለም። አመራር በጣም ትልቅ ነገር ነው። በዚህም ምክንያት የአመራርነት ሚና አለኝ ያንን ያለኝን የአመራርነት ሚና በብቃትና በጥሩ ሁኔታ እጠቀመ

አዎ አዳዲስ ቴክኖሎጂዎችን መማር እወዳለሁ እነዚህ አዳዲስ ቴክኖሎጂዎች። ምማርበት ምክንያት አንደኛ አንደኛ ቴክኖሎጂዎች ከጊዜ ወደ ጊዜ እተቀየሩ ነው ለዛ አዳዲስ አዳዲስ ቴክኖሎጂዎች በሚኖርበት ጊዜ። እነዚህን አዳዲስ ቴክኖሎጂዎች እማራቸዋል አዳዲስ ቴክኖሎጂዎችን የምማርበት ምክንያት አንደኛ አዳዲስ ነገሮች በሚመጡበት ጊዜ ቶሎ ከእነሱ ጋር አብሮ ለመሄድ እና ቴክኖሎጂው አዳዲስ ቴክኖሎጂዎች በሚመጡበት ጊዜ ከእነሱ ጋር። አንድ በአንድነት አብሮ ስራን ለመስራት እና ለማቀላጠፍ ነው

አይ ስራዬ አድካሚ እንኳን አይደለም ስራውን በአግባቡ ከሰራነው እና መሰራት ባለበት ጊዜ ላይ ከሰራነው አድካሚ አይሆንም ነገር ግን ስራው ደስ የሚል ነው። እና ስራዬን እጅግ አድርጌ እወደዋለሁ ስለምወደውም ደግሞ የምጠላው አይመስለኝም አልጠላውም ምን ማለት ነው የምትወደውን ነገር ልትጠላው አትችልምና? ማነው እኔ ደግሞ ስራዬን እወደዋለሁ